የኔ ስልክ ለመሙላት የሚፈጅበት ጊዜ ሁለት ሰዓት ነው። ሁለት ሰዓት በአግባቡ ቻርጅ አደርግና ሲሞላ እነቅላለሁ ስለዚህ ስልኬን በአግባቡ እይዛለሁ ማለት ነው። እና ስልኬን ለመሙላት ሁለት ሰዓት ይፈጅብኛል።